የስራ ቦታ ድህነት እንዴት ነው በሚለው ጥያቄ ላይ የስራ ቦታ ድህነቴ በጣም የተጠበቀ ነው፤ በጣም ጥሩ ነው፤ በጥሩ ጊዜ ነው የማሳልፈው። እ ደስ በሚል ሁኔታ ጊዜን የማሳልፈው። በጣም በእ- አካባቢው በእ-ደህና በሆነ ቦታ ነው የምጠበቀው ደህና ነኝ። እና ይሄን ይመስላል። ቆይተ ና

አዎ ቀርቀሃ በአካባቢያችን አለ። ለምሳሌ በወደ ጎጃም አካባቢ እኔ በነበርኩበት አካባቢ ለወንበርነት ለአበባ መትኪያ ጌጣጌጦችን መስሪያ ያገለግላል እና አለ በአካባቢያችን ቀርቀሃ ማለት ነው። እና በዛ አካባቢ ያለውን

ጊዜን እኔ በደንብ ነው የማስተዳድረው ለምን መሰለህ በመጀመሪያ ቤት በማደርጋቸው ቤት እመቤት በመሆኔ ምክንያት ብዙ ስራዎች ጊዜን በጊዜ ነው የማከናውናቸው ከነዚህ ተግባራት አንዱ ለልጆች በምሳ ሰዓት ጊዜ በምሳ መቋጠሪያቸው ጊዜ ጠዋት ላይ እንደዚህ ልጆቼን ዩኒፎርሙን በማልበስ እና ይሄንን ነገሮች ሁሉንም አሟልቼ ነው ጊዜን የማሳልፈው እና በደንብ እጠቀማለሁ።

በስራ ቦታ ጓደኛ አለኝ አዎ ያው በስራ ቦታ እንኳን በስራ ባልውልም እኔ እንኳን ቤት በማሳልፈው ጊዜ። የጎረቤቱ ጓደኞች አሉኝ እና ብዙ ጊዜ ያው ሀሳብ እንለዋወጣለን። ያው ደስ የሚል ጊዜ ነው የምናሳልፈው ተጠራርተን ያው ያለውን ነገርም ተጋግዘን ነው የምናሳልፈው። በስራ ቦታ ጓደኝነት ያለው ሰው አለ ያው እኔም እንደዛ ነኝ ተመሳሳይ ነው።

ለምሳሌ ስንል ያው ምሳሌ ለማንሳት ስፈልግ፤ ለምሳሌ ሴቶች ብዙ ጊዜ ከወንዶች የተለየ ጊዜን ለአለባበሳችን ጊዜ በጣም እንጨነቅና ጊዜን እንወስዳለን፤ ወንዶች ትግስታቸው እስኪያልቅ ድረስ። እንደዚህ ጊዜ እንወስዳለንና ይሄን አንዱ ምሳሌ ሊሆን ይችላል ብዬ ነው ያሰብኩት። እና ሀሳቡ ይሄን ይመስላል።

አዎ የኔ ስራው እንኳን አድካሚ ባይባልም፤ ያው መካከለኛ ነው። ያደክመኛል አዎ ከልጆች ጋር ልብስም አጥባለሁ ራሴን ነው በማሽን ሳይሆን በእጄ ነው የማጥበው። እቃ አጥባለሁ፤ ብዙ የቤት ስራዎችን ያሉ ቤት ማጽዳትን ጀምሮ ብዙ ስራዎችን ከልጆቼ ጋር የማሳልፈው ጊዜ ማብሰልም አለና። ስራ ለኔ ትንሽ ያደክመኛል ማለት እችላለሁ።

የትንኝ መረብ አዎ እንጠቀም ነበረ መጀመሪያ በነበርኩበት አካባቢ ላይ። የትንኝ መረብ እንጠቀም ነበረ ምክንያቱም አካባቢው ላይ የትንኝ እቺ የወባ ትንኝ ስለነበረች ይቺ ትንኝዋ ምትናደፋዋ እንደዚህ ልጆች ላይ እንዳትነድፋቸው በሚለው የወባ መረብኑን እጠቀም ነበርና እጠቀም ነበር። በሰአቱ ማለት ነው።

የማስታውሳቸው ብዙ ጥሩ መምህራኖች ነበሩኝ እና ከነዛ መሃሎች እንደውም ተስፋ የሚባሉ ነበሩ የሚያስተምር ምርጥ አስተማሪያችን የአማርኛ አስተማሪያችን ናቸው። እጅግ በጣም ምክራቸውም ሆነ ተግሳፃቸው እዚህ አድርሶኛል። እኔ ያኔ ያለውበት ደረጃ ገና ከታች ክላስ ጀምሮ ያስተማረኝናቸውና እሳቸውን አስታውሳለሁ።

መደንዝዝ እኔ አይ አልወድም እኔ የምደንዝዝ ድንዝዝ የሚል ሰው ራሱ አልወድም። እና እኔ እንደዛ የሚደነዝዝ እንደዚህ እንትን የለኝም ግን። ምንድነው? ነቃ የማለት እንትን ነው ያለ እንጂ። የመደንዘዝ እንኳን አልወድምና። ነቃ የሚለው ሰው ነክ ከሚሉ ሰዎች አንዷ ነኝ ማለት ነው።

ቴክኖሎጂ ካፈራቸው ነገሮችን አንዱ እከታተላለሁ ብዙ ነገሮችን እንደዚህ እና እኔ የተጠቀምኩት በዚህ አመት ውስጥ ነው። ብዙ ነገሮችን የምከታተለውም የስራ እድሎችንም የተጠቀምኩበት። በዚህ አሁን ባለው ቴክኖሎጂ ባፈራቸው ነገሮችን በሚቀርበው ነገር ነው ማለት ነው።

አዎ የስልኬ ካሜራ ብዙ ጊዜ እጠቀምበታለሁ ልጆቼ ልደት ፕሮግራም ሲኖረኝ ለአንዳንድ ነገሮች አስፈራጊ መረጃዎችንን ለመላላክ ስፈልግ በፎቶ አነጥሳና እንደዚህ ካሜራ አንስቼ የምልክበት በቴሌግራም ሆነ በአንዳንድ ነገሮች መረጃም እለዋወጥበታለሁና። ከምጠቀሙ ሰዎች አንድ ነኝ።

ብዙ ጊዜ የትኛው ቀኑን ደስ እንደሚለኝ የምሳ ሰዓት ላይ ያለው ምክንያቱም ምሳ ሰዓት ላይ ያለው ሰዓት። ብዙ ጊዜ ትንሽ ልጆችን የሚተኙልኝና አረፍ የሚሉበት ሰዓት ነውና። ቡናም እንደዚህ የቀን ቡና ሲፈላበት። ደስ የሚለኝ ሰዓት ለኔ ሰአቱን ቡና በሰርሞኒ እንደዚህ የተደገፈ ሳቀርብ ደስ ይለኛል።

ሾርባ በጣም ነው ምወደው። በተለይ እኛ ቤት በክረምት ጊዜ ብዙ ጊዜ እኔ አስምም ስላለብኝ ቅዝቃዜውን ምናምን በሚኖርበት ሰዓት። ሾርባ ብዙ ጊዜ እንጠቀማለን ማታ ማታ ላይ አብዛኛ ማታ ማታ ላይ ማለት ነው። እንጠጣለን ከልጆቼ ጋር ከባለቤቴ ጋር ሆነንና። ሾርባ እኛ ቤት በጣም ነው ምንወደው እኔም በጣም ነው ምወደው።

በቃ ተወው እሺ የብድን ቋንቋን ታምናለህ? የሚለውን እኔ እንኳን አላምንበትም ምክንያቱም እኔ ብዙ ጊዜ እንደዚህ ያረዳ ቋንቋ ነው የምለው የሆነ ነገር ቋንቋም ብዙ የሚገባኝ ሰው አይደለሁምና። እኔ አላምንበትም ብዬ ነው የማምነው ምክንያቱም እኔ ቀጥተኛ የሆነ ንግግርም በሚያወሩ ሰዎች ላይ መሃል ስለሆንኩ።

ሰንደል ልብስ እንኳን ነው የተጠቀመ አይደለም የምትጠቀሙባቸው ልብሶች እንደዚህ እንደ ጠሚስ ጂንስ ሱሪ የመሳሰሉት ነገሮች ናቸው። ሰንደልፍ ልብስ ግን ብዙ ጊዜ ተጠቅሜም አላውቅም አላውቀውም እንደውም ሰንደል የሚለውን ራሱ ልብሱን አላውቀውም ስለእውነቱ። እና እኔ የምጠቀማችሁ የጭርቅ ልብሶች ቀሚሶች እንደዚህና ሱሪ የመሳሰሉት ነገር ናቸው

አዎ ፕረዘንቴሽን እኔ ተማሪ ሆኜ ስላለፍኩ በዩኒቨርሲቲ ላይፌ ላይም በነበረ ነገር ስለሆነ ተማሪዎች ሆነን ፕረዘንቴሽን እናቀርብ ነበረ በክላስ ውስጥ በሚሰጥን የቤት ስራም ሆነ የክፍል ስራ እንደዚህ በሚቀርቡ አሳይመንቶች ላይ ፕረዘንት አድርጌ አውቃለሁ። ለብዙ ጊዜ አሁን በተደጋጋሚ በየቋንቋው አቅርቤ አውቃለሁ

መገናኘት የሚለው እኔ እንኳን ብዙ ጊዜ እንዳልኳችሁ በቤቱ ውስጥ ስለማሳልፈው። ግን ለወደፊት ለወደፊት ስራዬን በሚጀምርበት ስራ ላይ ደንበኞች ጋር ያው ምገናኝ ይመስለኛል። አሁን ባለው ነገር ግን የስራ ደንበኞች እንደዚህ ምናምን የሉኝም በቤቴ ውስጥ ስለማሳልፈው ጊዜ። ደንበኛ የሚባል ተገናኝቼ አላውቅም።

ሁለቱም እመርጣለሁ አንዳንድ ጊዜ ያው ብርድ ብርድ በሚልብኝ ሰዓት አስም ስላለብኝ ፀሀይ የምፈልግበት ቀን አለ አንዳንድ ጊዜ ደግሞ ፀሀይ በጣም በምትመርበት ሰዓት ደግሞ በጣም ፀሀይ በሚሆንበት ሰዓት ደግሞ ጥላ ላይ ብጠለል ደስ ይለኛልና ሁለቱም እመርጣቸኋለሁ እንደኔ ምርጫ ከሆነ ማለት ነው። ሁለቱም ነው የምመርጣቸው

አዎ ልብሶቹ ብዙ ጊዜ ገና ከአጥቤ እንደጨረስኩ ቤት አስገብቼ አጥፌ በየቦታቸው ነው ማስቀመጣቸው በአግባቡ ማለት ነው። እና ታጥፎ በቦታቸው ነው የሚቀመጡ ቁም ሳጥኑ በሚለው ማስቀመጫ የልብስ ማስቀመጫ ላይ። በስነ ስርዓት ታጥፈው ነው እዛም የማስቀምጣቸውና በትክክል ምን ማስቀመጣቸው አጥፌ።

በደንብ ነው ማብሰል በደንብ ነው የምችለው ብዙ ጊዜ ለልጆቼም አበስላለው። እንደዚህ ብዙ ጊዜ በማብሰልም ጊዜ ስለማሳልፍ እችላለሁ ብዙ ነገር ማብሰል እችላለሁ ብዙ ነገር መስራትም እችላለሁ። እና ምግቦችን ሳበስልም ለትምህርት ሊሆን ይችላል፤ እንደዚህ ልጆቼ ከትምህርት ስዓት በሚገቡበት ጊዜ ሰዓት በቤት ውስጥም በሚያሳልፍ ጊዜ ሰዓትም ላበስል ይችላለውና በደንብ ነው የማበስለው።

ቡዙ መማር የምፈልጋቸው ነገሮች አሉ እንደውም ስፔሻሊ አሁን ቴክኖሎጂ ካፈራቸው ነገሮች አንዱ የብዙ አሁን የመጡትን አዳዲስ ነገሮችን መሞከር እፈልጋለሁ መማርም እፈልጋለሁ። ከ ብዙ ነገሮችን በቃ አሁን የመጡ አዳዲስ ነገሮችን መሞከር በደንብ ነው ምፈልግና አዎ መማር እፈልጋለሁ

ዋይፋይ በጣም ነው የምጠቀመው ዋይፋይ ብዙ ነገሮችን ይዞ እንደዚህ አሁን ከቴክኖሎጂ ጋር የመጡ ነገሮች እንዳሉ ስለሚታወቅ። ዋይፋይ በቤት ውስጥ ስላለን በዛ በዋይፋዩ ብዙ ነገሮችን እየተጠቀምኩበት ነው ያለው ቢዝነስም እየሰራሁበት ነው በቤቴ ውስጥ ሆኜ። እናት ሆኜ ምንም ነገር ያገደኝ እንደሌለ በዚህ በቤት ውስጥ ለሚያሳልፉ እናቶችን ጥቅም እንዳለው ተረድቻለሁ

አዎ ብዙ ጊዜ በስራ እንትን ባላሳልፈውም የደንበኞች እርካታ ማሳወቅ። እችላለሁ ግን እኔ ብዙ ጊዜ በስራ ያሳለፍኩት ሰው ስላልሆንኩ። የሰዎችን አያለሁ እንጂ እንደዚህ እንኳን እኔ ራሴን የደንበኞች እርካታ አላውቀውም። ለምን? በስራ ሂደት ላይ ስላልሆንኩ አሁን ባለሁበት ለጊዜውም ቢሆን በቤት ውስጥ ስለሆነ ማለት ነው።

ብዙ ጊዜ ሸክላ እቃዎች በጣም ነው የምጠቀመው። አብዛኛው ጊዜና እኔ ባደኩ ቦታ አካባቢ በሸክላ ነው ወጥን የሚበስል በሸክላ ነው ውሃ የሚቀዳ በሸክላ ነው። እና ብዙ የሸክላ እቃዎችን በቤታችን ውስጥም እንጠቀማቸዋለን አሁንም አሉ። እንጠቀማች ለምሳሌ እንደ ድስት አይነቱ ወጥም እምናበስልበት በዛ ነው እና እጠቀማለሁ።

እኔ ስራ ሰዓት እንኳን ወደ ስራ ሰለማልሄድ። ስራ ሰዓት እንትን አይደለም ግን በቤት ውስጥ ባለን ስራ ሰዓት። በቤት ውስጥ ባለን ነገር ግን ሁሉም ነገር በአግባብ በሰአቴ ነው የማደርሰው። ለልጆቼም በትምህርት ቤት በሚሄድበት ሰዓት በሰአታቸው ነው። ምግባቸውን አብስዬ ልብሳቸውን አልብሼ በሰአቱ ነው የምደርሰው።

ውሃ ማምጣት እችላለሁ ብዙ ምክንያቱ ውሃ በማይኖርበት ጊዜ ብዙ ጊዜ ውሃ። በልጅነታችን ራሱ ውሃ በማትኖርበት ጊዜ ተሸክመን እንደዚህ ውሃ እናመጣ ነበር። እና ውሃ በደንብ አድርጌ ነው ማምጣት ምችለው እና ተሸክሜም አውቃለሁ አመጣለሁ። ውሃ በማትገኝበት ቀንም ከሚሸጡ ሰዎች ጋም ሄጄ አምጥቼ አውቃለሁ

ብዙ ጊዜ ምሳ እረፍት የሚለውን እኔ ስራ ስላልሆንኩ ቤት ውስጥ ስለሆንኩም አሳልፎ የምሳ ሰአቴን እረፍት የሚለው ነገር የለኝም። እኔ በቃ የምሳ ሰዓት እረፍቴ ላይ ግን ምናልባት ሜይቢ ልጆች ሲተኙ እንደዚህ እረፍት ላደርግ እችላለሁ። ልጆች በሚተኙበት ሰዓት ላይ እነሱ የሚተኝበት ምሳ ሰዓት ላይ ስለሆነ እዛን ሰዓት አርፋለሁ።

እኔ እንኳን መንዳት የምችል ሰው አይደለሁም መንዳት አልችልም። መኪና እንደዚህ ሞክሬ አላውቅም። መንዳት መንጃ ፍቃድም ሆነ መኪና ነድቼ አላውቅም። አሁንም ለወደፊቱ ነዳለሁ እንጂ እንደዚህ መንጃ ፍቃድም ሆነ፤ የመኪና በቃ ውስጥ መኪናን መንዳት፤ ተለማምጄም አላውቅም እና ይሄንን ይመስላል።

አዎ ብዙ ጊዜ ያው ቀዝቃዛ አየር ሁኔታ እንኳን ብዙ እንትን ምል አይደለሁም ምክንያቱ የአስም ታማሚ ስለሆንኩ ብዙ ጊዜ ቀዝቃዛ ቦታዎች ላይ የአየር ሁኔታው ትንሽ ይረብሻኛል። ግን ደግሞ እኔ በጣም ሞቃታማ ላይ እንትን ስለሚለኝ ቀዝቃዛ ናቱ ደስ ይለኛል እወደዋለሁ። ነገር ግን ደግሞ ትንሽ ለአስም ተጋላጭም ስለሚሆንኝ ነፋሳማ እንደዚህ ቀዝቃዛ የሆነ ትንሽ እንትን ይለኛል

አዳዲስ የስራ ግንኙነቶችን እሞክራለሁ ለምሳሌ ስራ ፈጠራዎች እና እቤት ውስጥ እኔ በምልበት ሽሮ ሽሮ ማዘጋጀት ነው። አሁን እኔ በደንብ በቤት ውስጥ ሽሮች ጥሩ ነው ይለኛል። ሰዎች እና ሽሮን ማዘጋጀት እኔ በደንብ እችልበታለሁና። ሽሮን እንደዚህ አዘጋጅቼ አዳዲስ የስራ እንትኖችን መፍጠር እፈልጋለሁ።

ሌሎችን ማስተማር እችላለሁ አሁንም ብዙ ጊዜ። እኔ ከተማርኳቸው ነገሮችን በትዳር ውስጥም ሆነ በብዙ ነገሮችን ሌሎችን ደግሞ በዛ እኔ ባለፍኳችሁ እንዳያልፉም ሆነ ለትምህርቱም ሆነ ለብዙ ነገር ጥቅም እንዲኖረው ብዬ ሰዎችንም አስተምራለሁ። በዚህ በዚህ መንገድ በዚህ ቢሆን አሁን ለምሳሌ ስለ ሽሮ አዘጋጀች ስራ። ሰዎችን እንዴት ነው? ሽሮሽ እንደዚህ የሚጣፍጥ ሲሉኝ ምክር እሰጣችኋለሁ አስተምራችኋለሁ።

ጊዜ ትንሽ ያለው ብዙ ነገር እንደ በልጅነት የምታሳልፋቸው ነገሮች ብዙ ነገር ይኖራሉና። ትንሽ ያለው ብዙ ያው የልጅነት ረብሻ እንደዚህ ነገሮች ሊኖሩ ይችላሉ። እና ልጅ እያለሁ ያው በህፃንነቴ እንደዚህ ትንሽ የመረበሽ እንደዚህ ነገር ነበርሽ ብሎ፤ ቤተሰብ እንደዚህ እነግረኝ ነበርና ልጅ እያሉ ነው ይሄንን ይመስል ነበር።

ስለ ድርጅቱ እንኳን ብዙ መረጃ ስለሌለኝ ከይቅርታ ጋር ብዙ መረጃ ስለሌለኝ ስለ ድርጅቱ ባህልን ልወደው እችላለሁ ካየሁት ሁሉም ነገር ነው። እኔ ልወደው እችላለሁ ይሄ የባህር አድናቂም ነኝና ባህር የብዙን የማንነት የመገለጫ የማኖር ብዙ ነገር መግለጽ ስለሚቻል። ባህል የሚጠላ ስለ ሰው ስለሌለ የድርጅት ባህሪ ልወደው እችላለሁ።

እኔ እንኳን የአመራር ሚና በስራ ያለፍኳቸው ጊዜ ስለሌ ለኝ የአማራር ሚና የለኝም። አሁን ባለውበት የልጆችን የልጆች እናት የቤት እመቤት ነኝና ብዙ ጊዜ የሚያሳልፈው ቤት ስለሆነ የአማራር ሚና የለኝም እና ወደፊት ደግሞ ያው ልጆቼ ካደጉ በኋላ ፈጠረው አይታወቅም እና ልሰራ እችላለሁ

አይስክሬም አዎ ያው በልጅነታችን እንጂ አሁን እንኳን ትልቅ ከሆንኩ በኋላ ብዙ እንኳን እንትን የምወደው አይደለሁም። ግን አይስክሬም ልጆች ሆነን ያው እንደዚህ ተገዝቶላቸው ልጆች ስናይ ቢገዛልኝ ብለን እንደዚህ ነበር። እና አይስክሬም አንዳንዴ አልፏል ይገዛልን ደስ ይለን የሚለን ስለነበረ አይስክሬም በጣም ነው የምወደው በጣም ይጠፍጣልም እወደዋለሁ።

አሁን ብዙ ጊዜ በምንጣፍ ላይ ሳይሆን የምቀመጠው ሶፋ ላይ ነው። ግን አንዳንድ ጊዜ ልጆችን ለማጫወት ስል ምንጣፍ ወለል ላይ የተነጠፈ ምንጣፍ ላይ አንዳንዴ ልጆቼን ለማጫወት ስፈልግ። ምንጣፍ ላይ ሆኜ እንደዚህ እቀመጣለሁ። አዎ ተቀምጬም አውቃለሁና። ብዙ ጊዜ ግን ማሳለፍ ነው የምቀመጠውም ያው ሶፋ ላይ ነው። የምቀመጠው

አዎ ፀሀይ መውጣትን ፀሀይ ስትወጣ ጠዋት ላይ ብዙ ጊዜ የምንነሳበት ሰዓትም ጠዋት ስለሆነ በጣም ጠዋት ላይ ነው ምነሳው ከፀሀይ ከመውጣቷ በፊት ነው የምንነሳው እና። ያው ፀሀይ ስትወጣ ሰዓት ደረስ አልደረሰም ስለምናይበት ያው አያታለሁ ማለት ነው። እና ብዙ ጊዜ እንደውም ሁል ጊዜ በየቀኑ እንደዚህ ፀሀይ ወጣች አልወጣች እያልኩ ነው የማየው ሰዓት ደረሰ አልደረሰም ስለምነግረን ማለት ነው።

አዎ በአካባቢያችን አሁን ባለውበት እንደውም አካባቢ ድልድይ አለ ማለት ነው። ወንዞች አሉ ወንዝ የሚወርድ ወንዝ አለ። እና በዚህ አካባቢያችን ባለው ራሱ ድልድይ አለ በዛ ድልድይም ተሻግረንበት ያው ወደ ቤተክርስቲያንም ሆነ ወደ ሌሎች ቦታዎችንም እንሄድበታለን። ወደ ገበያም ሊሆን ይችላል፤ መሸጋገሪያ ድልድይ አለ በሰፈራችን ላይ።

ያው የልጅነት ነገር ሲታወስ ደስ ይላልና። በልጅነታችን የነበረ ቤት የመኖሪያ ቤታችን በቃ ደስ እሚል ነበረ ያው ትንሽዬ ቤት ናት። እና ግን ደስ በሚል በፍቅር ነው ምንኖርባት እና። ያን ሳስታውስ እንደውም በጣም ወደኋላ ነው ሚመልሰኝ እና ደስ እሚል ስሜት ነው ያለውና ደስ ይለኛል በጣም። ያን ቤት ሳስታውሰው በቃ የተለየ ነው ሚሰማኝ።

አዎ ልጆች እያለን ብዙ ጊዜ እንደዚህ በጳጉሜ ጊዜ ላይ ነው ብዙ ጊዜ እኛን እንኳን ሚፈቀድልን የዛን ጊዜ ስንዋኝና ብዙ ጊዜ ሰዓታችን እናሳልፍ ነበርና። የመዋኝት እድሉን በደንብ አርጌ ለምጄው ነበር እንደውም በጣም እስከምችል ድረስ ማለት ነው። እና መዋኘት በጣም ምወደው ነገር ነው። እንደውም እና በደንብ እችል ነበር ማለት ባልችልም እችላለሁ ግን።

የክላውድ ማከማቻ እጠቀማለሁ አንዳንድ ጊዜ ዳታዎችንም አንድ ላይ ለማድረግ እንደዚህ ብዙ ጊዜ ባልጠቀምም አንድ አንድ ጊዜ አልፎ አልፎ እንደዚህ አንድ ላይ ለማድረግ እጠቀምበታለሁ ማለት ነው። እና ብዙ ጊዜ እንደዚህ እንኳን ተጠቃሚ እንኳን አይደለሁም ግን አንዳንድ መረጃዎችን ስፈልግ አንድ ላይ ለማድረግ እጠቀምበታለሁ ማለት ነው።

የምወደው ሬስቶራንት እዚህ ባለሁበት አካባቢ ሳይሆን በፊት በነበርኩበት አካባቢ አንድ የአሳ ቤት የነበረ ሬስቶራንት በጣም የምወደው ሬስቶራንት ነበረና በክፍለ ሀገር ላይ አሳ በጣም ተጠቅሜበታል እዛ ቤት እና በጣም ነው የምወደው ሬስቶራንቱ ማለት ነው። እና ምግባቸውም ሆነ አቀራረባቸው ሁሉ ያለው ነገር ደስ ይላል

ብስክሌት እንኳን እንደዚህ ተጠቅሜ አላውቅም ጋልቤ አላቅም ምክንያቱም ብስክሌት። አንዳንድ ጊዜ እንደውም በልጅነቴ ትንሽ በነበርኩበት አካባቢ ልጆች አምጥተው እዛ ያቆሙና እለማመድ ነበር እያነሳው እንደዚህ ለመሞከር። ግን ይዤው ነበር ምወድቀው ብዙ ጊዜ እና እንደዚህ እንኳን ምችል ሰው አይደለሁም ጋልቤ ብዙ አውቃለሁ ማለት አልችልም። ግን ሞክራለሁ።

ሌሎችን መርዳት እኔ እንደውም በጣም እኮ የምወዳቸው ነገሮች አንዱ ነው እኔ እንደውም አቅም ቢኖረኝ ለወደፊትም ሆነ አሁን ባለሁበት ደረጃ ሰዎችን ብረዳ እኔ በጣም ደስተኛ ነኝና። መርዳትን እፈልጋለሁ እንደውም ኑረኝ ከዚህ በኋላ የተሻለ ኖሮ ቢኖረኝ ሰዎችን መርዳትን እንደሚያስደስተኝ ነገር የለምና። መርዳት እስከመጨረሻ ድረስ ለኔ ትልቅ ነገር ነው

አዎ ስነጥበብ በጣም ነው የምወደው እንደውም ስነጥበብ ከሚያደንቁ ሰዎች ነኝ እኔ የተማርኩበት በዛ ዘርፍ አካባቢም ቢሆንም። ኪነጥበብ ከሚያደንቁ ሰዎች አንዷ ነኝ በምስልም ሆነ በሙዚቃ በቲያትር በብዙ ነገሮች የስነ ጥበብ በእጅ ሙያዎችም የጫማ ፖርሳ እንደዚህ ብዙ ነገሮችን የዛ አድናቂ ነኝና። እኔ ስነጥበብ በጣም ነው የምወደው።

እኔ እንኳን የስራ እድገት እየፈለኩ አይደለም። የስራ እድገት ያው ያለሁበትም አንድ አልኩ ቅድም እንደተናገርኩ በቤት ውስጥ ነው የማሳልፈው። እና ለወደፊቱ እንደዚህ በስራ ዘርፍ ከገባው ለወደፊቱ ያው የሚታወቅ አይታወቅምና እንደዛ እድገቱን እፈልገዋለሁ፤ ግን አሁን ባለውበት ታይም ላይ የስራ እድገት የምፈልግበት ደረጃ አይደለሁም ያለውና። እና

አዎ እኔ ስራ ባለደረባ ባይኖረኝም እዚህ ባለሁበት በአካባቢው በሰፈሬ ጓደኞቼም ጎረቤቶቼም ጋር ያለኝ ከሰው ጋር ያለኝ ግንኙነት በጣም ጥሩ ነው። ጥሩ ተገቢና ጥሩ ከሰዎች ጋር ያለኝ አኗኗር ጠብቄ የምኖር ሰው ነኝና። እኔ ከሰዎች ጋር ያለኝ ከጓደኞች ጋር ያለኝ ነገር ጥብቅ የሆነ እንትን ደስ ይለኛል።

ፎቶ ማንሳት እወዳለሁ። እንደውም ብዙ ጊዜ በልጆቼ ልደት ላይ እንደዚህ ወደ መናፈሻ አካባቢው ይዠያቸው በመውጣቸው ጊዜያት ራሱ ፎቶ ለማንሳት በጣም ነው እምወደው። እና እንደዚህ እሞክራለሁ ፎቶ ብዙ ነገር መነሳት እወዳለሁ። እንደው እና ፎቶ ማንሳት ብዙ ጊዜ እንደውም በቃ ሁሌ ባነሳ ሁላ ደስ ይለኛል። ባገኘሁት አጋጣሚ ማለት ነው።

አስተያየት ከሚቀበሉ ሰዎች ነኝ ግን ደግሞ አንዳንድ ጊዜ አሁን አንዳንድ ጊዜ የማይሆን ነገር ሲኖር ነው እንጂ እኔ አስተያየት መቀበል በጣም ደስ የሚለኝ ሰው ነኝ ምክንያቱም አስተያየት መቀበል ከስህተት መማር እንዳለብን ስለምንረዳ። ሰዎች ለምንድነው? ይሄን አስተያየት የሰጡኝ ብለን ራሳችንን እንድንጠይቅ ስለሚያደርገን አስተያየት መቀበል ደስ ይለኛል

ቴክኖሎጂ ችግር ሲገጥማኝ እኔ ብዙ ባለሙያዎች ላይ እንትን ባልልም እንደዚህ ሰርች በማድረግ ምን ላይ ነው ስህተቴ ምን ላይ ነው እንትኔን በሚለው ላይ? ሰዎች ላይ ኮንታክት በማድረግ በመደወልም በሆነ ነገር ልጠይቅ እችላለሁ። ብዙ ጊዜ መጠየቅን ትልቅነት ስለሆነ ከእኔ ከሚሻሉ ሰዎች እጠይቃለሁ ማለት ነው።

አካባቢዬን በጣም ነው የምወደው አካባቢዬን በንጽህና እንዲያዝ ደስ ይለኛል አካባቢዬን። ባለው ነገር ሁሉም ነገር በምናደርጋቸው ነገሮች ባህላዊም ሆነ በሚመጡ እንትኖች ደስ የሚሉ ቀናት በጣም ነው የምወደው አካባቢዬን በጣም በጽዳት እይዛለሁ። አካባቢዬን በጣም እወዳለሁ ማለት ነው። እና በጣም የምወደው ነገር ነው።

ልብስ እኔ ብዙ ጊዜ የልጆችን እናት መሆኔ የማሳልፈው በልብስ ማጠብ ማለት ይችላል በሳምንት በትንሹ ሁለቴ ወይ ሶስቴ ላጥብ እችላለሁ። የህፃናትም ጭምር ስለሆነ ብዙ ጊዜ መቆየትም ስላለበት ቆሾ እንደዚህ ሁለቴ በቃ በትንሹ ሁለቴ በሳምንት አጥባለሁ ማለት ነው። እና በዛ ነው የማሳልፈው ጊዜንም ማለት ነው።

እግዚአብሔር ይመስገን እድለኛ ነኝ የምለው። ፈጣሪ ጤና ከሰጠህ አንድ ሰው እድለኛ ነው ነው ሚባለው እና እኔ እድለኛ ነገር አለኝ ብዬ ነው የማስበው ሁል ጊዜ። እድለኛ ነኝ ነው ምለው ብዙ የገጠሙኝ ነገሮችም የሉም እግዚአብሔር የተመሰገነ ይሁን። ባለኝ ነገርም አመስጋኝ ነኝ አመሰግናለሁ። እድለኛ ነኝ ብዬ ነው ማምነው እስካሁን እድሌ ጥሩ ነው ወደፊትም ያምራል።

እምተኛው ብዙ ጊዜ ያው እኮ ከልጆች ጋም ስለሚያ አመሻለሁ ልጆች እስከማስተኛ እንደዚህ እና በጣም አመሽው ካልኩ እስከ አምስት ሰዓት ላመሽ እችላለሁ ብዙ ጊዜ እንደውም እማመሽው እስከ አምስት ማለት ይቻላል። የምተኛበት አምስት ሰዓት አካባቢ ነው። እና ብዙ ጊዜንም ልጆችን እስከማስተኛ ራሱን የሚወስድብኝ ሰዓታት ምናምን ስላለ። አምስት ሰዓት በሚለው ይያዝልኝ

የቤታችን ጣራ የኛ ጅብሰም የሚባለው አሁን ዘመናዊ በመጡ አስራሮች የተሰራ ነው። ጅብሰም የሚለውን በ እንትን የተሰራ ነው በቅርጽ በዲዛይን ተደግጎ፣ በምርጥ አስራ የተሰራ ነው፤ እና ይሄን ይመስላል። የቤታችን ጣራን፣ ውበቱም፣ መብራቶችም፣ ሁሉም አጠቃሎ የያዛ ውበቱ በጣም የደመቀ ነው።

ለገበያ የሚሄደው በእኔ ብዙ ጊዜ እንደውም በሳምንት አንድ ጊዜ ሰንደይ ማርኬት የሚባል አለ የቀዳሚና እሁድ ገበያ ማለት ነው። ብዙ ጊዜ የምሄደው እዛ ነው። ግን አንዳንድ ጊዜ ነገሮችን ሲያልቁብህ አስፈላጊ ማቴሪያሎች ሲያልቁብህ አንዳንድ ጊዜ ወጥተህም የምትገዛበት ቀን ይኖራል። ግን ብዙ ጊዜ የምሄደው እኔ። ሁል ጊዜ የምጠቀምባት ግን እሁድ ቀን ወይስ ቅዳሜ ቀን ማለት ነው

አዎ እኮ ጎረቤቶቻችን ጋር ጥሩ ግንኙነት ነው ያለኝ ምክንያቱም ያለንን ነገር ተስማምተን ተነጋግረን ያሉትን እጅግ እግር ካለን ደግሞ ተነጋግረን ነው የምንፈታው በጥሩ ሁኔታ ነው የምንኖረው። እንደዚህ በሚያስፈልጉ ሰው በሚያስፈልገን ጊዜ ጎረቤት ነው የሚደርስልህ እና ከጎረቤት ጋር ጥሩ ግንኙነትና እና ጥሩ ንግግር ነው ያለኝ።

እኔ እንኳን ዜና በመስመር ላይ እንደዚህ አንብቤ አላውቅም ግን ተማሪ እያለን እንደዚህ ከሆነ። ዜና እንደዚህ እናነብ ነበር የዜና ሪፖርት ጻፉ ተብለን እንደዚህ እንትን ተነግረን ተሰጥተን አሳይመንት። ዜና አንብቤ አውቃለሁ በእንትን ላይ በመስ በመ ክላስ ቀርቤ ማለት ነው። እና በዛ መንገድ እና አቅርቤ የማውቀው

የምወደው ልብስ ሱሪ ጅንስ ሱሪ በጣም እወዳለሁ። አሁን ባለውበት እንኳን ብዙ ጊዜ ቤት ስለማሳልፍ ያው የምለብሳቸው ነገሮች ያው ቤት ውስጥ ቱታ ምናምን ነገሮችን የምለብሰው ነገር ግን ስወጣ እንደዚህ የምወደው ልብስ ግን ጂንስሪ ወይ የጨርቁስሪ ደግሞ በምርጥ የተሰፋ እንደዚህ ደስ ይለኛል።

ውይ ኣዎ በጣም ነው የምፈራ እንደውም መብረቅ እንደዚህ በለጭ ሲል ራሱ ገና ድምጽ ሳያሰማ ራሱ ሩጬን መገባ ወደ ቤት እንደ ቤት ውስጥ ሆኜ ሁላ የምትደበቅበት አለ። አንዳንድ ጊዜ ድምጹን እንደዚህ ነጎድጓዱና ድምጽ ስሰማ በጣም ነው የምፈራና ቡዙ ጊዜ እንደዚህ በዝናብ በሚኖርቡት ሰዓት። ቶሎ ብዬ ነው እንደውም መብረቅ ካለበት ለመራቅ እንደዚህ ምሞክር

እንኳን የክረምት ወቅት በጣም እወድ ነበረ፤ ነገር ግን አሁን ባለሁበት ላይ ትንሽ የአስምም ታማሚ ስለሆንኩ፣ ትንሽ የጸደይ የሚባለው ይሻለኛል፤ ትንሽ ከክረምቱም ትንሽ እንትን ያለ እሱ ይሻለኛል። ክረምት ላይ ትንሽ አስሙም ስለሚቀሰቅስብኝ፣ ቅዝቃዜውም እንደዚህ ስለሚከብደኝ፣ የበጋው የሚለው ላይ ይሻለኛል

እጅ መጨባበጥ፤ እኔ ብዙ ጊዜ ከሰዎች ጋር እንደዚህ እጅ መጨባበጥ፤ ሲባል እንደዚህ ብዙ ጊዜ ከሰው ጋር እንትን ተጨባብጬ አላውቅም። እኔ እንደዚህ ግን ሰላምታ ሆኖ ሰላም መባባል እንችላለን። እጅ መለዋወጥ እንደዚህ ሰላምታ መለዋወጥ እጅ ተጨባብጬ እንኳን እንደዚህ ሰላምታ አድርጌ አላውቅም። ብዙ ጊዜ የማሳልፈው ያው ቤቱ ወስጥም ስለሆነ

አዎ ብዙ ጊዜ ቅድም ገልጨው ነበረ ምንድነው? በየትኛው ቀን የሚለውን እኔ ብዙ ጊዜ በሳምንት አንድ ጊዜ ነው የምጠቀመው ገበያ። እንደዚህ አልፎ አልፎ ካላለቀብኝ ብዬ ነበር እና ሲያልቅብኝ ደግሞ እንደዚህ በቃ አቅራቢያ ባለው ሱቅ ነው የሚሄደው። ግን ወሳኝ ቀን እኔ የገበያ የሚሄድበት ቀን ቅዳሜ ቅን ወይ እሁድ ቀን ቅዳሜና እሁድ። በሚለው ያዝልኝ ማለት ነው

እኔ ሙቀር መጠን የምፈልገው ብዙ በጣም ያልቀዘቀዘና በጣም ደግሞ ያልሞቀ በቃ መካከለኛ ሆነ መጠን ያለው ነው ደስ የሚለኝጨሙቀቱ ማለት ነው። በጣም ሙቀታማ ሲሆንም እንደዚህ እሱ ራሱ አስሜ ይቀሰቅስብኛል በጣም የሚገርመው ነገር በጣም እውቀት አባት ሲሆን ግን መካከለኛ የሆነ ወቅት ላይ መጠኑ በጣም ሙቀት ያልሆነ ላይ ደስ ይለኛል ቢሆን

አዎ የድሮ ፎቶዎች በጣም በልጅነት የተነሳኋቸው ፎቶዎቼም እንደዚህ አስቀምጣለሁ በቤቴ ላይ ባይኖርም በቤተሰብ ጋር እንደዚህ የተነሳኋቸው ፎቶዎችን አሉ። እኔ ደግሞ የልጆቼን ሆነ የባለቤቴ የኛም እንደዚህ የተነሱ ፎቶዎች ላይ በቤት ውስጥ አስቀብጠን ፎቶዎችን በደንብ አድርገን የምንይዘው ማለት ነው።

ሙዚየም በጣም መሆን መሄድ እፈልጋለሁ እንደውም እኔ አሁን ብዙ ጊዜ ጊዜ የለኝም ከልጆች ጋር እንደዚህ ገና ህፃናት ስለሆንን ነው እንጂ አሁን ያሉ አዲስ የተሰሩ ያው አድዋም ሙዝየም ምናምን እነዚህ መጎኘት ራሱ እወዳለሁ። ምክንያቱ እዛ ያሉ ቅርሶች ብዙ ነገሮች ታሪካዊ ነገሮች አሉና እሱን መጎብኘት በጣም ያስደስተኛል

እኔ እንኳን ብዙ ጫጫታ ያለበት ቦታ ብዙ አይመቸኝም። ምክንያቱን በቤት ውስጥም ትንሽ ከልጆች ጋር ጊዜ ስለማሳልፍ እንደዚህ ጫጫታ ያለባችሁ ቦታዎችን ብዙ አይመሏችሁኝም። የልጆቼን ምንም አይመስለኝም እና ስለሆንኩ በዛ አሳልፋለሁ። ግን እንደዚህ ጫጫታ የሚበዘብባቸው ቦታዎቼንም አውዘውትር የሚጠቀም ሰው አይደለም አልወድም።

አዎ በመስመር ላይ ሙዚቃ እሰማለሁ ሙዚቃ እንደውም በጣም ከምወደው ነገር ሙዚቃ እወዳለሁ መዝሙር እወዳለሁ እና ሙዚቃ በጣም ነው የሚመስጠኝ። አዳምጣለሁ እሰማለሁ በየመንገድም ሆነ በሙዚቃ ቤትም ሆነ በምንም በመንገድ እየሄድኩኝ እና ብዙ ደስ የሚሉ ድምፆችን እሰማለሁና አንድ ይለኛል ሙዚቃ። መስማት እና እሰማለሁ በደንብ

ብዙ ጊዜ ወደ መናፈሻ እንኳን አሁን ትንሽ ልጆችም ስለሚያስቸግሩ ገና ያላደጉ ስለሆኑ ወደ መናፈሻ ብዙ ጊዜ አልሄድም። ግን በአቅራቢያ ባሉ መዝናኛ ባይባሉም መናፈሻ ባይባሉም ትንሽ እንትኖች ላይ መጫወች ላይ ስቴዲየሙ ላይ እንደዚህ ልጆችን ይዤ እወጣለሁ። እንደዚህ እንጂ እንደዚህም እና መናፈሻ ቦታዎች የሚባለው እንኳን እንደዚህ ሂጅ አላውቅም።

እኔ የትውልድ ከተማዬ እዚህ ነው እዚህ አዲስ አበባ ነው ተወልጄ ያደግኩት። እና ያው ወደ አያቶቼ ምናምን ነው ወደ ክፍለ ሀገር ሲሄድ የነበረው እንጂ። እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው። እና አሁንም ያለውም አዲስ አበባ ነው። የምኖርበትም አዲስ አበባ ነው እና በቃ።

እኔ ሁለት ቋንቋዎች በደንብ አቀላጥፌ ማውራት እችላለሁ አንዱ አማርኛ ነው አንዱ ደግሞ ትግርኛ ነው ሁለቱን ቋንቋዎች በደንብ አድርጌ ማውራት እችላለሁ። ቋንቋ ማወቅ ደስ ይላል ብዙ ቋንቋዎች ባውቅም ከዚህ በላይ ደስ ይለኛልና። እኔም የምችላቸው ቋንቋዎች ግን በሁለት ብቻ ናቸው። ለጊዜው እነዚህ ናቸው የምትችለው ወደፊትም ሌላ ለመቻል እሞክራለሁ

አዎ ብዙ ጊዜ እንደውም እኔ ሹሩባ እንደዚህ መስፋት ምናምን እሞክራለሁ። ፀጉር ቤቶች የሚሰሩ ሰዎችን አያለሁ እንደዚህ ቲክቶክ ላይም ሆነው ዩቲዩብ ላይም እንደዚህ እያወረድኩ ሽሩባ መስራት እኔም ስለምሞከር። እንደዚህ መስፋት እችላለህ ሽሩባንም ሆነ እንትንም። ዊጉንም ቀጥሎ መስራት በደንብ አድርጌ እችላለሁ ባልልም እሞክራለሁ። በቃ

አዎ ለወደፊቱ አሁን የድርጅቱ አንዱ አካል ሆኛለሁ እየሞከርኩ ነው አሁን ያለው እና አሁን እየጀመርኩ ነው ያለው ድርጅቱን ለመታወቅም ዝግጁ ነኝ። ስለ ድርጅቱ ማወቅንም በቃ በደንብ አድርጌ ማወቅ እፈልጋለሁ ዝግጁዎችሽን መሳተፍ እፈልጋለሁና። ለመስራት አሁን ጅማሬ ነው እስከመጨረሻ ድረስ ደግሞ ለመስራት ዝግጁ ነኝ

አዎ በደንብ አድርጌ እንደውም እኔ እህቶቼም ውጪ ሀገር ካሉ ሰዎች ጋርም እንደዚህ ብዙ ጊዜ የብዙ የልጆች ጥሪ ነው ኮንታክት የማደርጋቸው ቢኤሞም ሆነ በሌላ ነገሮች። አሁን ዘመን ከፈራቸው የቴክኖሎጂው እንትኖች ከእነሱ ተጠቅሜ። ከቤተሰቦቼ ጋርም ሆነ ከሌላ ሰው ጋር እንደዚህ አወራበታለሁ

በደንብ ነው የምጠቀመው የኔ አሁን የምጠቀመው ስማርት ፎን ሆኖ ሳምሰንግ ነው ሳምሰንግ ደግሞ ምርጥ ስልክ ነው በብዙዎች እንደውም ለዚህ የሚጠቀሙባቸው ናቸው እና ጥራት ያለው ስልክ ነው እና በዛ በሳምሰንግ ስልክ አሁንም እየተጠቀምሁ ያለሁ። በፊትም የነበረኝ እንደዚህ አይነት ስልኮች እንደ እነ ቴክኖ ምናምን ነበረ ስማርት ስልኮችን ነው የምትጠቀመው

ሃይማኖታዊ በዓላት በጣም ማክበር እወዳለሁ። እንደውም እኔ፣ እንደውም ስፔሻሊ ላይ አሁንም የሚመጣ ጥር ላይ ጥር አስራ አንድ ላይ የሚከብረው የጥምቀት በዓል በደንብ አድርጌ ነው እኔ ከብረ በዓሉ በጣም ነው ደስ የሚለኝም እኔ፤ ያለው ሂደቱ፣ አኳሃኑ፣ ኩዋኔው፣ ሁሉም ነገሩ በጣም ደስ ነው የሚለኝ እና አንዱ እሱ ነውና ለኔ ደስ ይለኛል፤ በጣም አከብራለሁ።

አዎ ቀን መቁጠሪያ በጣም ነው የምትጠቀመው ምክንያቱም ይሄን ቀን በምን ይውላል ይሄን ቀን እንዴት ነው የሚውለው? ይሄ መቼ እንትን ቀናት ናቸው የሚለውን ማወቅ ስለምፈልግ። የቀን መቁጠሪያ ተጠቃሚ እኔ ቤት ውስጥ የምመ ስላለ። በዛ እጠቀማለሁ ይሄን ቀን በመቼ ቀን እንደሚውል። እያልኩ በደንብ አድርጌ የምጠቀም

እኔ ብዙ ጊዜ በእርሳስ እንኳን እጠቀማለሁ እንደውም እኔ በእርሳስም ብዙ ጊዜ እጠቀማለሁ ለማጥፋትም ስለሚመቸኝ እንደዚህ ሂሳብ ስለማመድ ምናምን እንደዚህ። እጠቀምበታለሁ ግን ያው ለእጅ ጽሁፍም ስለሚያሳምር ስኪሩቶ። በእርሳስ ከምጽፍ በብእር እንደዚህ ብጽፍ ለኔ ትንሽ ምቾት አለው ያው የጽሁፌን እንትን ያሳምርልኛል

ቤቴ እንዴት እንደምሰራው? በጣም አርጌ ነው ቤት ውስጥ ነው የምሰራው። ያሉ ስራዎቼንም በአግባቡ ቤቴን በማጽዳት፣ እቃዬ በማጠብ ያለውን ነገር ሁሉ ቡናዬን በማፍላት፣ ቤቴ ውስጥ ያለውን ሁሉም ነገር በስነ ስርዓት በአግባቡ ነው የምሰራው ማለት ነው፤ እና ማሳለፍ በዚህ ነው።

ቀልድ መናገር አንዳንድ ጊዜ ከጓደኞቼ ጋር እንደዚህ ልቀላልድ እችላለሁ ግን ደግሞ ብዙ ቀልድ አዋቂ አይደለሁም። ቀልድ የምናገር ሰውም አይደለሁም ግን እንደዚህ ስንሰበሰብ እንደዚህ ከጓደኞቼ ጋር በምናሳልፈው ጊዜ ቀልድ አንዳንድ ቀልዶች ይቀልዱ ያመጡና ያው ትስቃለህ ምናምን እንጂ እኔ እንኳን ቀልድ ተናጋሪ አይደለሁም። ብዙም የምቀለድም እንትን የለኝም

ዛሬ የአየር ሁኔታው ቀዝቀዝ ያለው አመሻሽ ላይ ያለው ብርዳማ ነው በጣም ቀዝቀዝ ያለ ነው ያለው። አየሩም ግን ደስ የሚልና በጣም ደግሞ እንትን ማይል ነው። ብርዳማ የሚባል ነው ግን ወቅቱ ስለሆነም አሁን የጥር ወር ሲባል። እንደዚህ ወንዝ ላይ እስከሚገባ ብርዱ ይባላል ራሱ አባባል አለውና ቀዝቃዛ ነው

አዎ ጥፍሬን እቆረጣለሁ። ምክንያቱን እኔ ብዙ ጊዜ ከልጆች ጋር እማሳለፍ ብዬ አለውና ልጆቼንም እንዳልቧጭር በዛ በጥፍሬ ውስጥ ቆሻሻ ገብቶ ልጆችን እንዳይመገቡት ሆዳቸውም እንዳይታመሙ ለጤና ጠንቅ ስለሆነ። ጥፍሬን ብዙ ጊዜ እቆርጣለሁ። እንደውም በጣም ነው የምቆርጠው እኔ እንደውም እስክንት እስኪል ድረስ እስኪያድግ አልጠብቀውም።